ብዙ ሰነዶች ታዘጋጃለህ? ለጠየከኝ ጥያቄ አዎ ሰነዶች አዘጋጃለሁ። ብዙ ሰነዶች አዘጋጃለሁ። ለምሳሌ ያህል የስራ ማስኬጃ ሰነዶችን አዘጋጃለሁ። የስራ ማስኬጃ ሰነዶች ስታዘጋጅ ስራውን በስነ ስርዓት እንዴት እንደምታስኬደው፤ እንዴት አድርገህ ከአላማው እንደምታደርሰውና በምን አይነት መንገድ ሄዶ የት ላይ እንደሚደርስ፤ እንደት እንደሚሄድ የምታዘጋጅበት ሰነድ ስለሚያስፈልግህ የስራ ማስኬጃ ሰነዶችን አዘጋጃለሁ

እሳት መንደድ ትችላለህ? ብለህ ለጠየከኝ ጥያቄ አሁን እሳት ማንደድ ይችላል እሳት መንደድ ያው ቀለል ያለነገር ነገር ስለሆነ በተለይ እናቴ ጋር በነበርኩበት ሰዓት እሷን አግዛት ነበረ። አግዤ የሆነ ማንደጃ ነገሮች አሉ በሸንበቆ እንዲሁም ከተማ ላይ ስሆን ደሞ ማራገቢያዎች ነገሮች አሉ እነሱ ተጠቅሜ እሳቶችን አነድ ነበር። እሳት መነደድ ያው ቀለል ያለ ነገር ነው። እያገዝኩኝ ብዙ ጊዜ እሳት ስለማነድ እሳት ማንደድ እችላለሁኝ

ማር ትወዳለህ ብለህ ለጠየከኝ ጥያቄ አዎ ማር እወዳለሁ ማር በጣም እምወደው ነገር ነው። አዎ ማር ደግሞ የማያወድ ሰው አይኖርም ይሰለቻል። ይጠገባል ቶሎ ይጠገባል ቶሎ ይሰለቻል በሚለው ነው እንጂ ማር የማይወድ ሰው አይኖርም። እኔ ደግሞ በጣም ማር እወዳለሁ ብዙ በልቼ እራሱ የሚሰለቸኝ ምግብ አይደለም በጣም ብዙ ቀን እመገባለሁኝ አለው በጣም ይጣፍጠኛል በተለይ በዳቦ ስበላው እንዲሁም ከሻይ ጋር እያፈላው ምናምን ስጠጣው በጣም ደስ ይለኛል። ማር እወዳለሁ።

የምትወደው ፍራፍሬ ምንድነው? ለሚለው ጥያቄ በጣም ብዙ የምወዳቸው ፍራፍሬዎች አሉ በተለይ አረ ሲጀመር ከፍራፊሮች ይሄን እወዳለሁ ይሄን እጠላለሁ ብዬ የምናገረውና ለይቼ የምናገረው ነገር የለኝም። ሁሉንም የፍራፍሬነቶች እወዳለሁ ከፍራፍሬ የምጠላው ፍራፍሬ የለኝም። በጣም መግባታቸው ፍራፍሮች ስለሆኑ ይሄን እጠላለሁ ይሄን እወዳለሁ ብዬ ለምን አለው ያው ራሱ በጣም ስለሚያስቸግረኝ ሁሉንም ፍራፍሬዎች እወዳለሁ።